እሺ ዳቦ ማብሰል ትችላለህ ወይ የሚል ነው? ዳቦ ማብሰል እኔ አልችልም በቀላሉ ትርጉሙ ወይም ደግሞ የማብሰልን ዳቦ ማብሰልን እኔ ብዙ አብስዬም አላውቅም። ልምዱም የለኝም። እንትኑም የለኝም ግን ቤተሰቦቼም እናቴም እህቶቼም ባለቤቴም ስታበስል ሲያበስሉ እያየሁ ነው። እና ያው በማብሰሉ ዘንድ አንዳንድ ልምዶች ወስጃለሁ ብዬ አስባለሁኝ እና እሱን ትንሽ ለማለት ያህል ነው። ያው ዳቦ ማብሰል እንደ ውጪ አይደለም የኛ ሀገር ዳቦ መጀመሪያ የፍርኖ ዱቄት እሚባለው ወይም የውጪ ሀገር ከስንዴ የሚሰራ ፍሎር እሚባለው ማለት ነው። ተስንዴ ሚፈጭ ነው ስንዴ ተፈጭቶ ነው ዳቦ ሚሆነው እኛ ሀገር ግን በጣም ሚወደደው ደግሞ የገብስ ዳቦ ነው። እና የገብስ ዱቄት ተፈጭቶ ዳቦ ይሆናል ሶ ከዛ ጥቁር አዝሙድ እንደዛ ማጣፈጫዎች ይጨመሩበት እና በጣም ጣፋጭ የሆነ ባህላዊ ድፎ ዳቦ ይሰራል ማለት ነው። ድፎ ዳቦ ነው ምንለው እኛ ተደፍ ተደፍቶ ሚሰራ ነው በሙሉ ሊጡ ከዱቄቱ ከቦካ በኋላ በውሃ ጨው እና ማጣፈጫዎች ተጨምረው አብሮ ይቦካል። ከዛ አርሾ ይጨመርበት እና ኩፍ እስኪል ወይም እስኪነፋ ይጠበቃል። እስኪነፋ ከተጠበቀ በኋላ ለተወሰነ ሰ ደቂቃ ከዛ በኋላ ኩፍ ካለ በኋላ መልሰው አሽተውት ወደ ፓትራ ወይም ደግሞ ወደ ማብሰያው ሸ የድሮ ሸክላ ሸክላ ነው። የነበረው ትልቅ የሸክላ ክብ የሆነ የድፎ ዳቦ መጋገሪያ አለ። ዳቦ መጋገሪያ ሸክላ እሱ ከላይም ከታችም እሳት ይነድበት እና ሁለት በሁለቱም በኩል ከላይም ከታችም ያለውን ዳቦ ቶሎ እንዲያበስለው እሳት ከላይም ከታችም ነው ሚደረግበት። ከዛ በሁለት በኩል እሳት እየነደደበት ቶሎ ይበስላል ሸክላውም ደግሞ ከጋለ ቶሎ ስለማይቀዘቅዝ እሳት የመያዝ አቅም ስላለው በደንብ አርጎ በሚፈልጉት ደረጃ በሚፈልጉት ጣዕም በስሎ ይወጣል ማለት ነው። ታይመር የለውም ኤሌትሪክ መቆጣጠሪያ የለውም። ራሱ እሳቱም እንዲሁ ከእንጨት እና ፍግ እሚባል አለ ከእነሱ ከእነሱ ባህላዊ በሆኑ መንገድ የሚመጣ እንጨት ነው። በከሰል እና በ በክብሪት እና ወረቀት የሚ የሚነድ ነው። ከዛ በኋላ ወደ ዳው ድፎ ዳቦ ላይ ያበስሉታል ማለት ነው። ከበሰለ በኋላ ነው አውጥተው ተቆርሶ ለብዙ ሰው ሰፋ ያለ ትልቅ ዳቦ ነው ሚሆነው። እሳት ሲያገኝ ስለሚነፋም ደግሞ በደንብ እሚያጠግብ እና ለብዙ ሰው ሚ እሚሆን ነው ሚሆነው። ለበአል ለበአል ጊዜ ያው ዘመድ አዝማድ ጥየቃ ጎረቤት ጥየቃ ስላለ እሱን ለማድረግ እሚመቸው ደግሞ በዚህ በድፎ ዳቦ ነው። ለብዙ ሰው እሚደርሰው እሱ ስለሆነ እንደዛ አይነት ባህል አለን ኢትዮጵያ እንደዚህ አይነት ባህል አላት። ስለዚህ ከ ድፎ ዳቦ ስንወጣ ከዛ በተጨማሪ ቀን በቀን እምንበላው ደግሞ እንደየአካባቢው የሚለያይ ነው። የ ለምሳሌ በትግራይ ወይም በሰሜኑ አካባቢ ስንሄድ ደግሞ የእለት ተእለት ምግባቸው በዳቦ መልክ ሚሆነው አምባሻ ነው። አምባሻን ጋግረው እነሱም እንደዚሁ በሸክላው በማጣፈጫ ተጨምሮበት ቅመም ይሰራል። ወደ አማራ ክልል ወደ ወደዚህ ወደ ደቡብ ደግሞ ስንመጣ ዳቦ ይሄ ጢብኛ እሚባሉ ትንንሽ ዳቦዎች አሉ እነሱን እነሱን ይስ ይሰራሉ ማለት ነው። ስለዚህ በብዛት እምን እምናየው ነገር ምንድነው? የኛ ባህል ከዳቦ ጋር በብዛት የተያያዘ ነው እና የእንጀራ ሰብስቲትዩት ወይም ተኪ ሆኖ ነው የሚያገለግለው። ከዛ ነው ሚጀምረው ማለት ነው ስለዚ

አዎ ሻማ ማብራት ትወዳለህ ወይ የሚል ነው ጥያቄው? ሻማ ማብራት እንግዲህ በሚያስፈልግበት ሰዓት አበራለሁ። በመውደድ ደረጃ እንኳን ላይሆን ይችላል። ምክንያቱም ሻማ የሚበራበት የራሱ ጊዜ አለው። የራሱ ደግሞ ወቅት አለው ለምሳሌ በኢትዮጵያ ባህል። ሻማ ማብራት ስነ ስርዓት የሚከናወነው አንደኛ በ መብራት ሲጠፋ ነው በብዛት የምናደርገው። መብራት ከጠፋ በሻማ ነው የምንጠቀመው ብዙዎቻችን። ያው እኛ ሀገር ትንሽ የመብራት መቆራረጥ ችግር ስላለ። በመብራት በሚጠፋበት ሰዓት ለአንድ ሰዓትም ይሁን በሰላሳ ደቂቃ ያንን መብራት ለመ ብርሃን ለማግኘት ስንል በተለይ ማታ ላይ ከሆነ በሻማ ነው የምንጠቀመው። ሻማ እናበራለን። ከዛ በተረፈ ደግሞ ሻማ የሚበራበት ሌላው የሃይማኖት ስነ ስርዓት ወቅት ሸማ እናበራለን። እኔ የኦርቶዶክስ እምነት ተከታይ ነኝና በኦርቶዶክስ በዓላት ቀን ሻማና ጧፍ የማብራት ስነ ስርዓት አለ። ቤተክርስቲያን ተኬዶ ጸሎት ተደርጎ ከተመለስን በኋላ በቤታችንም ቢሆን። ያን ሻማ በማብራት የምንወደውን ታቦት ወይ ደግሞ ጻድቅ ወይ መልአክ ስም ለምሳሌ የገብርኤል ቀን። መልአኩ ቅዱስ ገብርኤል ቀን በአስራ ዘጠኝ ነው የሚውለው በየወሩ። ስለዚህ በየወሩ ወር በገባ አስራ ዘጠኝ ሲሆን። ቅዱስ ገብርኤል ያደረገውን ስራ በማሰብ ተማጽኖም ካለ ጸሎትም ካለ ጸሎት ተደርጎ በዓሉ ይታሰባል ስለዚህ የዛኔ ሻማ በየቤታችን እናበራለን። ለሁሉም እንደዛው እና የሃይማኖት በዓላት ወቅትም ሻማ ይበራል። ሌላው ደግሞ በሀዘን ጊዜ እንዲሁ ሻማ በማብራት የሞተብንን ሰው የማስታወስ እና ለእሱ መታሰቢያ የማድረግ ጸሎት የማድረግ ፈጣሪ እንዲመራው ነፍሱን ወደ ገነት እንዲወስድ የዘላለምን ስቃይ እንዳያሳየው ሻማ በማብራት ጸሎት የማድረግ ስነ ስርዓት። ይከናወናል ይሄ በብዙ በብዙ ሰዎች ዘንድ የሚደረግ ነው። ስለዚህ ከሞላ ጎደል ያው ይሄ ሻማ የማብራቱ ስነ ስርዓት ይሄን ይመስላል። እና ለእንደዚህ አይነት ስርዓቶች ስለሚጠቅመን ሻማ። እኔም አበራለሁ በተለያዩ ጊዜያት ያው ብርሃንን ይሰጠናል ሙቀት አለው። ራሱን የቻለ የሚሰጠን ስሜት አለ እና ሻማ በሚበራበት ወቅት ስለዚህ ሻማ የማብራትን ስነ ስርዓት በዛ መልክ አከናውናለሁ ማለት ነው። በመውደድ ደረጃ። እንዲህ እወዳለሁ ብዬ ባልገልጸውም ግን በሚያስፈልግበት ሰዓት ግን ሻማን ማብራት እመርጣለሁኝ ማለት ነው። አንድ የረሳሁት ደግሞ ያው በፍቅረኞች ቀን። በ ሁለት ፍቅረኛሞች ሆነው ለምሳሌ በማታ ላይ የብቻቸውን ጊዜ ለማሳለፍ ሲፈልጉ ሻማ አብርተው ለስለስ ያለ ሙዚቃ እያዳመጡ ተቃቅፈው በሶፋም ላይ ይሁን በአልጋ ላይ ሆነው የራሳቸው ጊዜ የሚያስቡ የሚያሳልፉ ሰዎች አሉ። ስለዚህ እሱም እንደዚሁ አንድ የሻማ አገልግሎት ነው። ያንንም የሚያደርጉ አሉ እኔ እስከ አሁን አድርጌው አላውቅም። ግን ባደርገው ጥሩ ጥሩ ሁኔታም ጥሩ ስሜትም የሚሰጥ ይመስለኛል። ስለዚህ ሻማ በመውደድ ደረጃ ያን ያህል እወዳለሁ ብዬ ባልልም በሚያስፈልግበት ሰዓት ግን ሻማን እጠቀማለሁ። እና ሻማን አሁንም ስቲል እየተጠቀምኩት ነው ያለሁት ማለት ነው። ሻማ የማብራት ስነ ስርዓቱን። አመሰግናለሁ በዚህ ለዚህ ጥያቄ ስለጠየቃችሁኝ አመሰግናለሁ።

እሺ ያሁኑ ቶፒክ ደግሞ ምን ያህል ጊዜ ስብሰባ ታደርጋላቹህ የሚል ነው። አጋጣሚ ሆኖ እኔ የመንግስት ስራ ላይ ነው የምሰራው። ቋሚ ስራዬ እሱ ነው። በተጓዳኝ ደግሞ እነዚህን ኦንላይን ስራዎችን እሰራለሁ እና የመንግስት ስራ በምሰራበት ሰዓት። በጣም ብዙ ጊዜ ስብሰባን እናከናውናለን። አንዳንድ ጊዜ በጣም ኤግዛግ ሜትድ የሆነ ወይ የተጋነነ የስብሰባ ሰዓት እንወስዳለን። ግን ያው ዋና ሀሳብ ተደርጎ የተነሳውን የስብሰባውን አጀንዳ ወይም ደግሞ በስብሰባ አጀንዳ ዙሪያ ስለምንወያየው ሰዓትን ብናጠፋ በዛም መልኩ ነው የምናጠፋው። ግን ብዙ ሰዓታትን በስብሰባ በተለይ የመንግስት መስሪያ ቤት ላይ ብዙ ሰዓታትን በስብሰባ እናጠፋለን ወይም በስብሰባ እናከናውናለን ማለት ነው። ምን ያህል ጊዜ የሚለው ያው የተተመነውን ጊዜ አላውቀውም። ወይ ደግሞ በቀል ምን ያህል ለምን ያህል ጊዜ እንደምናጠፋ በወር ምን ያህል ጊዜ እንደሚሆን እና በአመት ደግሞ ስንት ቀን ስንት ሰዓት ለስብሰባ እንደምና እንደምናወጣ አላውቀውም። ግን ስብሰባ ስንናደርግ ያው የበላይ አመራሮች አሉ ሀላፊዎች አሉ የቢሮ ሀላፊ ስለዚህ እነሱ በአንድ በተወሰነ አጀንዳ ላይ መወያየት በሚፈልጉበት ሰዓት እንድንወያይ ስብሰባ እንዳለ ማስታወቂያ ያስነግራሉ የጠሩናን ማለት ነው። ከዛ በተጠቀሰው ቀንና ሰዓት በተፈቀደው ቦታ ላይ የስብሰባ አዳራሽ ላይ ተሰብስበን ያንን ስብሰባ በሚሰጡን አጀንዳ ዙሪያ እንወያያለን የተለያዩ ሀሳቦችን ይንሸራሸራሉ። ሀሳብ ሀሳብን በግልጽነት ሰው ይገልጻል። ያንን ደግሞ የሚረዳውን የሚጠቅመውን ወስደው አመራሮቹ ወደ ስራው ተግባራዊ ያደርጋሉ ማለት ነው። በዋነኝነት ስብሰባውን የምናከናውነው ለ ለስብሰባው ለስራው የሚጠቅም ነገር ነውና በቃ በሰአት አይተመንም ማለት እችላለሁኝ። ምክንያቱም ለምሳሌ የ የመስሪያ ቤቱን የሩብ አመት ወይ ደግሞ የግማሽ አመት የስራ አፈጻጸም ለመገምገም ቀን ተወስኖ ልንገመግም እንችላለን። ስለዚህ በዛ ሰዓት አንደኛ በ የ በሩብ አመቱ ወይ በግማሽ አመቱ ወይም ደግሞ በአንድ አመት ሙሉ መስሪያ ቤቱ ሲሰራ የቆየው ምን እንደሆነ በየስራ ክፍሎቹ ውስጥ ያሉትን ሪፖርት የእቅድና በጀት ክፍል ወይም ዳይሬክቶሬት ሙሉ ሪፖርት ያቀርባል። ለምሳሌ አሁን ታህሳስ ወር ላይ ነው ያለነው በመንግስት አቆጣጠር የግማሽ ሩብ አመት ሪፖርት የሚቀርብበት ነው። ከነሀሴ ጀምሮ ስለሚቆጠር ማለት ነው። ስለዚህ ከነሐሴ እስከ ታህሳስ የተሰራውን ስራ ለግማሽ አመቱ ሪፖርት ያቀርባል ማለት ነው። የእቅድና በጀት ሀላፊ እሱነሰ ካቀረበና ህዝቡ ከሰማ በኋላ ደግሞ ሰራተኛው ከሰማ በኋላ እኔ የሰራዎት ይሄን ያህል ነው አሁን የቀረበው ይሄን ያህል ነው ብሎ ደግሞ ስህተት ካለ። ችግር ካለ ለምን ደግሞ አፈጻጸሙ እንደወረደ ወይ ደግሞ በምን ምክንያት አፈጻጸሙ የተሻለ እንደሆነ ሁሉም ዳሬክቶሬት ሁሉም የስራ ክፍል ሀሳብ ይሰጥበታል ማለት ነው። ሀሳብ ከሰጠበት በኋላ አመራሮቹ ደግሞ ያንን ሀሳብ ይዘው አጠቃላይ ሰራተኛውን ማወያየት ይጀምራሉ ማለት ነው። ሲያወያዩ ምን እንደታሰበ ለሚመጣው አሁን እስካሁን የሰራነው የስድስት ወሩ እዚህ ደረጃ አድርሶናል ይሄን ያህል ፐርሰንት ሆኗል ደረጃችን። ከዚህ በኋላ ግን በዚህ መልክ እንቀጥላለን ብለው አቅጣጫ ይሰጡናል በዛ መልክ ይበተናል ስብሰባ ማለት ነው። ይህንን ለማድረግ ሙሉ ቀን ሊፈጅብን ይችላል። ስለዚህ አፈጻጸሙ ይሄን ይመስላል ማለት ነው። ስብሰባ ምን ያህል ጊዜ ይፈጃል ለሚለው